እሺ ስለ ቤተሰብህ ንገረኝ ነው የሚለው ጥያቄው እንግዲህ ስለ ቤተሰብ በምናወራበት ሰዓት በአእምሮአችን ውስጥ ብዙ ነገሮች ሊመላለሱ ይችላሉ። አንደኛው እና ዋናው ነገር እንግዲህ ስለቤተሰብ መታሰብ ያለበት ቤተሰብ ማለት በአንድ ቤት ውስጥ የሚኖሩ ሰዎች ብቻ አይደሉም። ቤተሰብ ፍቅር ድጋፍ መከባበር እና መሰረታዊ እሴቶች የሚጀምሩበት ነው። ማንኛውንም አይነት ባህሪ የምንወስደው ከመጀመሪያ ከቤተሰቦቻችን ነው ማለት ነው። ቤተሰቤ እንግዲህ የህይወት መጀመሪያ ትምህርት ቤት ነው ይባላል። ይሄም በትክክል ነው። ምክንያቱም ህፃን እያለን ገና በልጅነታችን ቀድመን የምናውቀው የምንማረው ነገሮች ከቤተሰቦቻችን የምንወስደው ነው ማለት ነው። በቤተሰብ ውስጥ እንግዲህ መናገር መከባበር መስራት እና መተጋገዝ ልንማር እንችላለን። እኔ ተምሬ ነው ከወላጆቼ እነኚን ነገሮች ያደኩት። ወላጆች ህይወት ቀላል እንዳልሆነ ነገር ግን በትጋት እና በታ ታጋሽነት ሁሉንም መወጣት እንደሚቻል አስተምረውኛል ማለት ነው። በየቀኑ የምናደርጋቸው ትንንሽ ነገሮች እንኳን በህይወት ላይ ትልቅ ተጽዕኖ እንዳላቸው ይነግሩናል እኛም ከእነሱ ወስደን እንተገብራቸዋለን። ማለት ነው። ወላጆቼ በቤተሰቤ ውስጥ እንግዲህ ዋና የመማሪያ መማሪያ ወይም ደግሞ ምከተላቸው ሆነው ሚና ያላቸው ሆነው የሚያገለግሉ ሰዎች ናቸው ማለት ነው። እነሱ ያሳዩኝን ፍቅር እና ትዕግስት ዛሬ ለሰዎች እንዴት መሆን እንዳለብኝ ያስተምረኛል ማለት ነው። ስለዚህ በችግር ጊዜ የማይተወኝ እና በደስታ ጊዜም የሚደሰቱልኝ መሆናቸው የቤተሰቤ እውነተኛ ትርጉም እንዲገባኝ ያደርግልኛል ማለት ነው። ይህም ማለት ከየትኛውም ሰው በበለጠ ወላጅ ማለት ቅድሚያ የሚገኝ እና ችግር በደረሰብንም ጊዜ እነሱ ችግራችንን ሊቀርፉልን የሚችሉ ሰዎች ናቸው ማለት ነው። ስለዚህ ወላጆቻችን እዚች ምድር ላይ ስልስመጡንም ጭምር ሃላፊነትን ግዴታም እንዲሁም የበለጠ ከማንኛውም ነገር የበለጠ ፍቅር የሚሰጡን ወላጆቻችን ናቸው ማለት ነው። ስለዚህ መጠጊያና መነሻ መሆኑ በተግባር ያሳያል ማለት ነው። ቤተሰብ ማለት እህቶችና ወንድሞቼ ደግሞ እንግዲህ የቤተሰቤ የደስታና የህይወት ምንጭ ናቸው ማለት ነው። ከእነሱ ጋር እየተጫወትን እየተከራከርን እና እየተማርን እድገት አግኝተናል። አንዳንድ ጊዜ ደግሞ አለመግባባት ቢኖርም ማለት ነው። በመጨረሻ ግን የሚያገናኘንና የሚያስማማን ፍቅር እና የደም ግንኙነት ስላለን እስከመጨረሻው ሊዘልቅ አይችልም ማለት ነው። ግን በጊዜያዊ ነገር ልንጋጭና ልንኳረፍ እንችላለን። ከወንድም ጋር መኖር መካፈልን መታገስን መደጋገፍን እንግዲህ ያስተምራል ማለት ነው። ከቤተሰብ ጋር መኖር ከእህት ከወንድም ጋር ማለት ነው። ከእናት ከአባት ጋር መኖር ጸባይን ያስተካክላል ስነ ምግባርን ጥሩ ስነ ምግባርን እንድንወርስ ሊያደርግ ይችላል ማለት ነው። ቤተሰብ እንግዲህ በችግር ጊዜ የሚቆምልኝ ግንብ ነው ልል እችላለሁ። ህይወቴ ሲከብድ ነገሮች ሲያቀሉልኝ ወይም ደግሞ ወደ ቤተሰቤ መመለስ ሀይል ይሰጠኛል ማለት ነው። በቃላቸው ብቻ ሳይሆን በመገናኘታቸው እንኳን የሚሰጥ እንግዲህ ድጋፍ አለ ማለት ነው። ስለዚህ ይሄ ድጋፍ ሰውን እንዳይሰበር የሚያደርግ ነው ማለት ነው። በተጨማሪም እንግዲህ ቤተሰብ በባህልና ልምድ የሚታወቅ ትልቅ ቦታ አለው። ይሄም እንግዲህ በዓላትን አብረን በማክበር እርስ በእርስ በመጎበኘት እና ታሪኮችን በመካፈል ማንነት እንግዲህ እንዲገነባ ያደርጋል ማለት ነው። ስለዚህ ከቤተሰቤ የተማርኩት ብዙ በማህበረሰብ ውስጥ መኖር ያስተምራሉ። በመጨረሻም እንግዲህ ስለቤተሰብ ንገረኝ የሚለው ጥያቄ በጣም ሰፊና ጥልቅ እንደሆነ ያሳያል። ቤተሰብ የመጣንበትን ስር የምንመለከት ቦታና የምንጠነክርበት ሀይል ነው። ቤተሰብ የማንነቴ ግንብና ፈጣሪ

እሺ ዋና ሀላፊነቶችህ ምንድን ናቸው የሚል ነው ጥያቄው? እንግዲህ በዋን መጀመሪያ ደረጃ ስለ ሀላፊነት የሚለውን መግለጽ ያለብን ይመስለኛል። ይህ ማለት ሰዎች እንግዲህ በተለያየ የሂወታቸው ክፍል ላይ የተለያዩ ሃላፊነቶችን ሊወስዱ ይችላሉ ማለት ነው። ይህም እንግዲህ በተለያየ ጊዜ ከባድም ቀላልም ሀላፊነቶችን እንችላለን ማለት ነው። ያ ማለት ከሀላፊነት የሰው ልጅ ሊርቅ አይችልም ማለት ነው። ምክንያቱም እኛ የምናስበው ሁል ጊዜ በስራ ወይም ደግሞ በትክክለኛው መንገድ በጽሁፍ የሚሰጠንን ብቻ ሳይሆን ከዛም ውጪ በራሳችን በግላችን ብዙ ሀላፊነቶች ሊኖሩብን ይችላሉ። እኛንም ማስተካከል እና በደንብ ሀላፊነታችንንም መወጣት አለብን ማለት ነው። ስለዚህ ስለ ሀላፊነት ስናነሳ መጀመርያ ሀላፊነት ምንድን የሚለውን ነገር መረዳቱ ጥቅም አለው ማለት ነው። ማለት ጥያቄው ቀላል ቢመስልም በሰው ህይወት ውስጥ ከፍተኛ ትርጉም ያለው ነገር ነው። ሀላፊነት ማለት ከራሳችን ጀምሮ እስከ ማህበረሰብ ድረስ የምንወስደው ግዴታና ተግባር ማለት ነው። የመጀመሪያው እና ዋናው ሀላፊነት ራስን መጠበቅ እና መቆጣጠር ሊሆን ይችላል ይህ ማለት ጤንነትን መጠበቅ ግዜን በአግባቡ መጠቀም ትምህርትን እና ስራን በትጋት መፈጸም ማለት ነው። ሰው ራሱን ማስተዳደር ካልቻለ ሌሎችን መርዳት እና ወይንም ደግሞ ለማህበረሰብ ጥቅም መዋል አይችልም ማለት ነው ስለዚህ። በመጀመሪያና ቅሚያ ራሱን መገንባት እና ማሻሻል ዋናው የሀላፊነት ምንጭ ነው ማለት ነው። ሌላው እንግዲህ በሁለተኛ ደረጃ ስናይ ዋና ሀላፊነት ለቤተሰብ ያለው ግዴታ ነው። እኔም እንደዚሁ ያጠቃላል እኔም እይታ ይሄ ነው መጀመሪያ ራሴን ከዛ ቤተሰቤን ግዴታ ወይም ደግሞ ሀላፊነት እንዳለብኝ ይሰማኛል። ቤተሰብ የህይወት መሰረት ነው እና በዚህ መሰረት ላይ እንግዲህ የተሰራ ሰው በማህበረሰብ ውስጥ ጉልህ ሚና ይጫወታል ተብሎ ይጠበቃል። ለወላጆች ክብር መስጠት ለእህት ለወንድሞች መርዳት በቤት ውስጥ ሰላምና መተማመን እንዲፈጠር ማድረግ አለብን ወይም እንደ ሀላፊነት እንድንወስዳቸው የምንችላቸው ነገሮች ናቸው። ቤተሰብ ሲጠነክር ማህበረሰብ ይጠነክራል ማለት ነው። ስለዚህ ሌላ በሶስተኛ ደረጃ ደግሞ እንደ ሀላፊነት ልንወስደው የምንችለው ነገር ቢኖር ሶስተኛው በስራ ላይ ወይም በትምህርት መስክ ላይ ያለው አንድ ሰው ያለው ግዴታ ነው። ይሄ ደግሞ ስራ ወይም ትምህርት ማለት ለራሳችን ብቻ ሳይሆን ለማህበረሰብ የምናበረክተው አገልግሎት ነው ማለት ነው። አማኝ መሆን ሀላፊነቶችን በሙሉ መውሰድ የተሰጠንን ስራ በጥራት መፈጻም እና ከሌሎች ጋር በጋራ መስራት ዋና ዋና ተግባራቶች ናቸው። እነኚህም እንደ ዋና የሀላፊነት ምንጮች ተደርገው ሊወሰዱ ይችላሉ ማለት ነው። የራስህን ክብር ብቻ ሳይሆን እንግዲህ የተቋሙን የሀገርን እድገት አንድ ላይ ማሰብ ተጨማሪ ሀላፊነት ተደርጎ ይወሰዳል ማለት ነው። ተጨማሪ ሀላፊነት እንግዲህ ለማህበረሰብ ያለ ግዴታ ነው ማህበረሰብ ውስጥ መኖር ማለት መብት ብቻ ሳይሆን ግዴታን መውሰድ ይጨምራል ማለት ነው። ህግን መከተል ሰዎችን ማክበር ለጎዳና ተዳዳሪዎች አሉ ተቸጋሪዎች ካሉ እነሱን መርዳት ሰላምን መጠበቅ የአካባቢ ንጽህናና ጸጥታን ማረጋገጥ ሌላኛው ሀላፊነቶች ሊሆኑ ይችላሉ ማለት ነው። ሌላው መልካም ተግባር ማድረግ ተጽኖ ያለው ተጽኖ ፈጣሪ ሰው መሆን እና ሌሎችን በጥሩ ጎዳና ለመምራት እንግዲህ ሌላኛው ሀላፊነት ሊሆን ይችላል። በመጨረሻም ዋና ሀላፊነት ምንድነው ለሚለው እንግዲህ ቅድም የዘረዘርኳቸው እንዳለ ሆኖ ራሳችንን እንድንመረምርና በውስጣችን ትልቅ ጥያቄ እንድናስብ የሚያደርግ ነው። ሀላፊነት መውሰድ ማለት የተሻለ ሰው መሆን ማለት

እሽ ጥያቄው የሚለው በእጅ መሸመን ታውቃለህ ወይ ነው? መ ሸምና እንግዲህ የቆየና በባህላችንም ያለ ተወዳጅ እና በጣም ከባድም ሊባል የሚችል ሙያ ነው። እንዲሁም የቆየና የጥንት ሙያ ነው። አሁን ላይ ግን በብዙ ሰዎች የተረሳ ወይም ደግሞ በዘመናዊ መንገድ እየተቀየረ ስለሆነ ምን ጥቅሞች አሉት ምን ጉዳቶች አሉት የሚለውን ማወቁ ተገቢ ነው ማለት ነው። ስለዚህ ስለዚህ ነገር እንግዲህ ስናወራ ብዙ በአእምሮአችን የሚመጣው የሀገር ባህል ልብሶች ሊሆኑ ይችላሉ። ሀገራችን ብዙ ቦታ የሚታዩ እንዲሁም በተለያየ ቦታ የተለያየ አይነት ጥበቦችን የሚያሳዩ ልብሶችን ልናገኝ እንችላለን ማለት ነው። ይሄንንም እንግዲህ በመልበስ ብዙ ጊዜ በዓላትን እና ሃይማኖታዊ ነገሮችንም ስናከብር እነሱን እንጠቀማለን ማለት ነው። ስለዚህ በእጅ መሸመን ታውቃለህ ወይም ትችላለህ ሲባል እንግዲህ ይሄ ጥያቄ ቀላል ቢመስልም በባህላችን በታሪካችን እና በእውቀታችን ውስጥ ትልቅ ክብር ያለውን ሙያ ይመለከታል ማለት ነው። እንግዲህ በእጅ መሸመን ማለት በቀላሉ ጨርቅ መስራት ብቻ ሳይሆን ትዕግስትን ጥበብን እና ባህል የተቀላቀለበት ስራ ነው። እኔ እንግዲህ በግሌ በእጅ መሸመን አልተማርኩም ነገር ግን መሰረታዊ ነገሮችን አውቃለሁ። ከአያቶቻችን እና ከማህበረሰባችን ስንመለከት እንግዲህ በመጠየቅ በመመልከት እና በመማር ይህን ባህላዊ ሙያ መረዳት ይቻላል። መሸመን የሚጀመረው ከ ነጭ እና ከቀለም ጨርቅ በማዘጋጀት እና በመሸመኛ መሳሪያዎች ላይ በማስቀመጥ እና በማዘጋጀት ትክክል ቅደም ተከተሉን ጠብቆ በመስራት ነው። በእጅ መሸመን በኢትዮጵያ ባህል ውስጥ ልዩ ቦታ አለው። ሽማግሌዎች የሚሰሩት ቀላል ጨርቅ አይደለም በታሪክ ጋር ብዙ ግንኙነት ያለው ነው። እንደ ጋቢ ነጠላ ሉኮ እና ከርባ ያሉ ባህላዊ ልብሶች በእጅ መሸመን ብቻ የተፈጠሩ ሳይሆን ለበዓላት ለስነ ስርዓቶች ልዩ መንገድ ስለሚቀርቡ ልዩ ታሪክና መንፈሳዊ ነገርንም ጭምር ሊይዝ ይችላል ያንን ማህበረሰብ ብዙ ነገሩን ሊገልጽልን ይችላል ብለን እንወስዳለን ይህ እንግዲህ ሙያ በትዕግስት እና ጥራት የሚፈልግ ነገር ነው። አንድ ጨርቅ ለመሸመን ብዙ ቀናት አንዳንድ ግዜም ሳምንታትን ሊወስድ ይችላል። ሸማኔው በስራው ላይ ትኩረት ካልነበረው ጨርቁ ሊበላሽ ይችላል ወይም ደግሞ ይጎደል ማለት። ይህ ሰው ስራውን በትግስት እና በትክክል መፈጸም እንዲ እንደሚገባ መማር አለበት ወይም ደግሞ ትልቅ ትኩረት ማድረግ አለበት። ዘመናዊ ዘመን እንግዲህ የእጅ መሸመን እየቀነሰ ቢመስልም ዋጋው እየጨመረ ነው። ብዙ ሰዎች ወደ ባህላዊና ተፈጥሮአዊ ነገሮች መመለስ ጀምረዋል። በእጅ የተሰራ ጨርቅ ልዩ ክብር አለው ምክንያቱም የሰው ጉልበትና ፍቅር የታየበት ስለሆነ ዋጋውም ውድ ነው። ከበሬታም ይሰጠዋል ማለት ነው። ይህ ለሀገራችን ባህል እና ለኢኮኖሚያችንም ትልቅ አስተዋጽኦ ሊያደርግ የሚችል ነው። ምክንያቱም እኛ ከመጠቀማችን ባለፈ ወደ ውጪ በመላክ እና ባህላችንን ከማስተዋወቅ አንፃርም ትልቅ ጥቅም ሊሰጠን ይችላል። ስለዚህ በመጨረሻም በእጅ መሸመን ትችላለህ ወይ? ለሚለው ጥያቄ ያለኝ መልስ ወደ ስራ ብቻ ሳይሆን ወደ ማንነታችንም የሚመራን ነገር ስለሆነ በእጅ መሸመን ማወቅ እና መደገፍ ማለት ባህላችንን መጠበቅ ለሙያ ክብር መስጠት እና ለትውልድ የሚተላለፍ እውቀትን ማጠንከር ማለት ነው። ስለዚህ እኔ በእጅ መሸመን ሙሉ በሙሉ ባላውቅም ለመማርና ለማክበር ትልቅ ፍላጎት አለኝ ብዬ እወስዳለሁ

እሺ ሰዎችን እንዴት? ታስተዋውቃለህ ነው የሚለው ሁላችንም እንግዲህ በ እንደዚህ ጥያቄ ስንመልስ የጥያቄ ቀላል ቢመስልም በእውነቱ ግን ያው ከማህበራዊ ህይወታችን ከ ከስነ ምግባራችን ከባህላችን እና ከስሜታችን ጋር በጣም ጥልቅ የተያያዘ ጉዳይ ነው። ሰዎችን መተዋወቅ ብቻ ሳይሆን በትክክል መንገድ ማስተዋወቅ ለሰው ክብር ግንኙነት እና እርስ በእርስ መተማመንን የነባል ሰዎችን ማስተዋወቅ ማለት ስም መናገር ብቻ አይደለም ማስተዋወቅ ማለት ሰውን ለሌላ ሰው በክብር መያዝ እርሱ ማን እንደሆነ ምን እንደሚያደርግና ለምን እንደሚገናኝ በግልጽ መንገድ ማብራራትም ማለት ነው። ትክክለኛ የማስተዋወቅ እንግዲህ የመጀመሪያ ስሜትን ወይም ደግሞ እይታን መንፈስን ይፈጥራል ይህም ስሜት ብዙ ጊዜ ለረጅም ጊዜ ይቆያል ስለዚህ ሰዎችን እንዴት እንደምናስተዋውቅ መጠንቀቅ ያስፈልጋል ማለት ነው። እንግዲህ እኔ በግልጽ ሁኔታ ሰዎችን ሳስተዋውቅ መጀመሪያ ለክብራቸው እጅግ እጠነቀቃለሁ። ከክብር ከማንኛውም የግንኙነት እንግዲህ ለማንኛውም የግንኙነታችን መሰረት መሰረት ነው ሰውን ለሌላ ሰው ሲያስተዋውቅ በትክክለኛ ስም በተገቢ ርዕስና አክብሮት መጥራት አስፈላጊ ነው። ለምሳሌ አስተማሪ ዶክተር መምህር ወይም አለቃ ከሆነ ማዕረጉን በትክክለኛ በመጠቀም ሰውየውን ማክበር ነው የሚያስፈልገው ማለት ነው። በባህላችን ውስጥም እንግዲህ ሰዎችን ስናስተዋውቅ ለሰዎች የተለየ ክብር ይሰጣል እኛ ኢትዮጵያውያን እንግዳ መቀበልን እና ሰው ማክበርን በጣም እንወዳለን ስለዚህ አንድ ሰው ወደ ቤታችን ወይም ወደ ማህበር ሲገባ ወይም ሲሰበሰብ መጀመሪያ ሰላምታ መስጠት ከዛ በመተዋወቅ ይከተላል ይህ ሂደት እንግዲህ ሰውን እንደ እንግዳ ሳይሆን እንደ ቤተሰብ አባል አድርጎ እንዲሰማው እድል ይሰጠናል ማለት ነው። ሰዎችን ስንተዋወቅ የሰውን ቋንቋ ማወቅ እጅግ አስፈላጊ ነው። ፊቱ ላይ ፈገግታ የአይኑን መልእክት ማረጋገጥ ነገሮችን በአስተውሎት መመልከት አስፈላጊ ነው። ንግግር በንግግር ሰዎች እንዲያምኑና እንዲደገፉ ማድረግ ያስፈልጋል ሰውን በትክክል መመልከት እና በግልጽ ጎላ ባለ ድምጽ መናገር ማስታወቅ ያስፈልጋል ማለት ነው። በተቃራኒው ግን ከአይን መሸሽ ዝቅተኛ ድምጽ መናገር ቸልተኛ መሆን መጥፎ ስሜት ሊፈጥርበት ይችላል። ስለዚህ በስራ ቦታችንም ስናስተዋውቅ በተለያየ የተለያየ ጥንቃቄዎችን ማድረግ ያስፈልጋል ማለት ነው። ስራ ቦታ ሙያዊ ስነምግባርንም የሚጠይቅ ነገር ስለሆነ አዲስ ሰራተኛ ሲመጣ ለቡድን ስናስተዋውቅ ስሙን ሀላፊነቱን ሚናውን መግለጽ በጣም እጅግ አስፈላጊ ነገር ነው። ይህ ለሌሎች ሰራተኞች እርሱን እንዲረዱትና እንዲተባበሩት ያግዛል እንዲሁም አዲስ ሰራተኛ ራሱን እንድቡድኑ ክፍል እንዲሰማው ቶሎ እንዲቀላቀል እድል ይሰጠዋል ማለት ነው። በትምህርት ቦታ ሰዎችን ማስተዋወቅ ለመማር ትልቅ አስተውጾ አለው። አዲስ ተማሪዎች ክፍል ሲገቡ እርስ በራሳቸው መተዋወቅ እፎይታን ይሰጣቸዋል። አስተማሪዎች ተማሪዎችን በስም ሲጠሩ ተማሪዎች ይከበራሉ ይተማመናሉ እና ትምህርቱም በተሻለ ሁኔታ የመቀበል እድል ይሰጣቸዋል። ስለዚህም ማስተዋወቅ በትምህርት ሂደት ውስጥም መሰረታዊ ነገር እንደሆነ እንረዳለን። በዘመናዊ አለም ቴክኖሎጂ እድገት ሰዎችን የማስተዋወቅ መንገድ እንግዲህ ተቀይሯል። ዛሬ ብዙ ሰዎች በማህበራዊ ሚዲያ በኢሜል እና በቪዲዮ ጨምሮ ያስተዋውቃሉ እንዚህ መንገዶች ቀላል ቢመስሉም እንደገና ስነምግባር መጠየቅ ግን ያስፈልጋል። በመጀመሪያ መልእክት ራስን በአጭር እና በግልጽ መንገድ ማቅረብ አክብሮት ያለው ቋንቋ መጠቀም እና ሌሎች ግላዊ ነገሮችን አላስፈላጊ ነገሮችን በመተው ማለትም ያጠቃልላል ማለት ነው። ሰዎችን ማስተዋወቅ ብቻ ሳይሆን መስማትም አስፈላጊ ነገር እንደሆነ መገንዘብ ያስፈልጋል የሚል አስተያየት

ስልክህን ምን ያህል ጊዜ ትሞላለህ? ለሚለው እንግዲህ በመጀመሪያ የጥያቄ ከቀን የለት የለት ተግባር ከመሆኑ አንፃር ነገር ግን በጥልቀት ስንመለከተው። የዘመናዊ ህይወታችንን እና የቴክኖሎጂ ጥገኝነታችንን የጊዜ አጠቃቀማችን እና የራሳችንን ዐለታዊ ልምምድ በጣም ግልጽ አድርጎ የሚያሳይ ጥያቄ ነው ማለት እንችላለን። በዘመናችን እንግዲህ ስልክ ብቻ የመደወያ መሳሪያ ብቻ አይደለም ስልክ የመረጃ ምንጭ የትምህርት መሳሪያ የስራ መገናኛ የመዝናኛ መንገድ እና የማህበራዊ ግንኙነት መድረክ ሆኗል። ስለዚህ ስልኬን ምን ያህል ጊዜ እሞላለሁ የሚለው ጥያቄ። ስልኬን ምን ያህል ጊዜ እጠቀመዋለሁ በሚለው ብንቀይረው። እንግዲህ ይህ ሁኔታ ስልኬን በአብዛኛው ቀን በቀን አንድ ጊዜ ሞላለሁ አንዳንድ ቀናት ደግሞ የስራ ጫና ሲጨምር ኢንተርኔት ብዙ ስጠቀም ወይም ረጅም ጊዜ የቪዲዮ ጥሪ ሲኖርብኝ ከዛ በላይ ልሞላ እችላለሁ ማለት ነው። ይህ ነገር እንግዲህ ከስልኬ ባትሪ ሀይልን ብቻ ሳይሆን የየቀኑ እንቅስቃሴ የጊዜ አጠቃቀሜንም ተጽዕኖ ሊያደርግ ይችላል ወይም ደግሞ ያንን ሁሉ ሊያካትት ይችላል ማለት ነው። ስልክን ብዙ ጊዜ መሙላት ከቴክኖሎጂ ጋር ያለንን ግንኙነት ያሳያል። ዛሬ ዛሬ ብዙ ሰዎች በስልካቸው ባትሪ ሲያንስ በጣም ምቹ ታይም አይሰማቸውም። ወይም ደግሞ እንደ ባትሪ ፎፒያ የሚባል ነገር እንኳን ተፈጥሯል በአሁን ጊዜ። ይህ ማለት አንድ ሰው ስልኩ ሀይል አጥሮት ወይም ባትሪ እንዳይዘጋበት ሁል ጊዜ መሙላት መፈለግ ማለት ነው። ካልሞላ ከተዘጋበት የመቆራረጥ ስሜትን ሊፈጥርበት ይችላል ማለት ነው። ይሄ ማለት በሂወታችን ውስጥ ምንያህል ቦታ እየያዘ እንደመጣ መመልከት እንችላለን። ስልክ የምንሞላበት ጊዜ ከዐለታዊ እንቅስቃሴ ጋር ተያይዞ ጠዋት ከእንቅልፍ ስንነሳ እንደ ማንቂያ ደውል ሆኖ ሊጠቅመን ይችላል። ዜና ልንመለከትበት እንችላለን መልእክቶችን እንሰማበታለን በጥሪ በስራ ጊዜ ብለው ጥሪ በኢሜል ወይም ለመረጃ ፍለጋ ልንጠቀምበት እንችላለን ማለት ነው። በዚህ ከማታ ደግሞ ለመዝናኛ ለማንበቢያ እና ለፊልም ለማየት የተለያዩ ቪዲዮዎችን ለመመልከት ሁላ ይጠቅማል። እነዚህ ነገሮች ሁሉ ባትሪን ይጠቀማሉ ስለዚህ ስልኩን መሙላት ግዴታችን ይሆናል ማለት ነው። ወይም ደሞ ስልኩ ካልተሞላ ባትሪው ካለቀ እነኚን ሁሉ ነገሮች ለማድረግና ሂወታችንን በአግባቡ እንዳንመራ ሊያደርገን ስለሚችል። ችግር ውስጥ ልንኖር እንችላለን ብለን ብዙ ሰው ሊያስብ ይችላል ነገር ግን ስልክ ብዙ ጊዜ መሙላት ጥቅም ብቻ የሚያመጣ ነገር አይደልም። ባትሪን ከመጣን በላይ መሙላት የስልኩን እድሜ ሊያሳጥር ይችላል። እንዲሁም ሰው ሁል ጊዜ ይሄን ነገር ለመምለጥ በሚኖረው ጭንቀት ውስጥ የአእምሮ ድካምም ሊያመጣ ይችላል። ስለዚህ ስልክን በአግባቡ መጠቀምና ሰዓትን መቆጣጠር በጣም አስፈላጊ ነገር ነው። አንዳንድ ልምዶችን እንግዲ መጠቀም ያስፈልጋል ኢሄን ነገር ለማድረግ። ወይም ደግሞ አንዳንድ መተግበሪያዎችም አሉ ይሄንን ለመቀነስ እንደ ስክሪን ብርሃን መቀነስ። ሰዓት መቆጣጠርያዎችም አሉ። አላስፈላጊ የሆኑ ማስታወቂያዎችንም ማጥፋት ኦፍ ኦን ማድረግ ያስፈልጋል። ይህ ሁሉ ስልኩ ብዙ ጊዜ እንዳይጎዳ ሊያረግልን ይችላል። በተጨማሪም ስልኩ ከፍተኛ ሙቀት ሚያመነጭ ከሆነ እና ሚግል ከሆነ ለጤናችን መጠንቀቅ አስፈላጊ ነው። ስልክ ለሰው ልጆች ጥቅም እንዳለው ሁሉ ጉዳትም ሊኖረው ስለሚችል ሁለቱንም ባገናዘበ መልኩ ልንጠቀመው ይገባል ማለት ነው። ስለዚህ እኔም በዚህ መልኩ ነው የምጠቀመው ማለት ነው። አመሰግናለሁ።